ድንጋይ እሰብስባለሁ አልፎ አልፎ የተለያዩ ነገሮች ላይ ቤቶችን ለመስራት መንገድ ለመስራት እና ላትክልቶች ጥሩ የሆነ ቦታ ለማበጀት ስል ድንጋይ ሰበስባለሁ የመሰብሰብ ልምድ አለኝ። ድንጋዮችን እሰበስባለሁ አብዛኛውን ጊዜ ስለሚጠቅሙን ማለት ነው

አዎ ቃሌን እጠብቃለሁ በጣም ቃሌን መጠበቅ እወዳለሁ ቃላቸውን ከሚጠብቁ ሰዎች ውስጥ ነኝ። ምክንያቱም በቃል መገኘት በጣም አስፈለጊና ጠቃሚ ነገር ስለሆነ። በቃል ለመገኘት አምናለሁ እና ለዛም ብዬ እጠብቃለሁ። እና ቃሌን መጠበቅ ልምድ አለኝ ብዙ